ስለ ፀጉርህ ተንከዋከብ ትወደዋለህ ነው? የሚለው ጥያቄው እንደዚህ አይነት አማርኛ የለም። ትክክል አይደለም ስለ ፀጉር መንከባከብ ታውቃለህ ወይም ፀጉርህን መንከባከብ ትወዳለህ? ከሆነ ፀጉር ስለ ፀጉር እንክብካቤ አውቃለሁኝ አው በየጊዜው መታጠብ የሚስማማን እንቅባት መቀባት ብዙ እሳት አለማብዛት ፔይስትራ ማለት ነው። አለን ብለን እሱን በየጊዜው አለመጠቀም እንደዛ ነው እንደ ፀጉር እንክብካቤ የሚያስፈልጉልን የተለዩ ቅባትም ባይሆን ይሄ ቤት የሚሰሩ አድሎ አቡካዶ እና እንቁላል ምናምን አደባልቆ እንድትጠቀማችሁ ስለ ፀጉር እንክብካቤ እሱን አውቃለሁ። ፀጉርህን ትንከባከባለህ? ወይ ከሆነ ደግሞ አዎ እንከባከባለሁ ፀብረህ መንከባከብ ትወዳለህ? ከሆነ ደግሞ አዎ እወዳለሁ ምክንያቱም ያው ይሄ አርቲፊሻል ሂዩማን ሄር ሚባለውን ዊግ ምናምን ከመቀጠል የተሰጠኝን በተፈጥሮ ያገኘሁትን ፀጉር ተንከባክቤ አስራድገ አስረዝሜ ባይረዝም እንኳን አጭርም ሆኖ እንኳን የሆነ የሚያምር አለ? ውፍር ያለ ወዝ ያለው ፀጉር እንዲሁ ሲሆን ደስ ይለኛል እና ፀጉሬን መንከባከብ በጣም እወዳለሁኝ። ስለዚህ ጥያቄው ስህተት አለው ከሶስት አንዱ ነው የሚሆነው። ስለ ፀጉር እንክብካቤ ታቃለህ ወይም ፀጉርህን ትንከባከባለህ ወይም ፀጉርህን መንከባከብ ትወዳለህ። ከሆነ ሁሉንም አዎ አዎ ነው? እንዳልተናገርኩት ነው ዝርዝሩ ደግሞ

አዎ ጥራት ያለው ስራ ማቅረብ እችላለሁ። እውነት ለመናገር ስራ ከሰራሁኝ በስርዓቱ ሙሉ ሀሳቤን ሰብስቤ ስለሆነ የምሰራው ሁሌም ጥራት ያንተ ስራ የምሰራው። ጥራት ከሌለው የሆነ ቸኩዬ ምናምን የሰራሁት ተመልሶ እንደገና መስራቴ እንደማይቀር ስለማቅ መጀመሪያውን በመጀመሪያው ዙር ስራዬ ጥራት ያጣው ስራ ነው የምሰራው። እና ሁል ጊዜ ጥራት ያለው ስራ ነው መስራት እሞክራለሁኝ። እሰራለሁኝ ያው ሰው አይደለሁኝ አንዳንዴ ጥራት የሌለው ስራ እሰራለሁኝ። ግን ያው ደግሜ መስራቴን ስለማይቀር ቢያንስ በመጀመሪያው ዙር ጥራት ከሌለው ስራዬ በሁለተኛው ዙር። ጥራት ያለው አድርጌ እሰራለሁኝ እሱ ግን ደጋግሞ ደጋግሞ እንዳይፈጠር መጀመሪያ ስሰራ ከመጀመሪያውም በጥራት ለመስራት ነው የምሞክረው። ምክንያቱም ሁለተኛ ዙር ሶስተኛ ዙር እንደገና ልፋት ነው የሚሆነው የተበላሸውን ማስተካከል ልፋት ስለሚሆን። ከመጀመሪያውኑ ስራዬን በጥራት ሰርቼ ማቅረብ ነው። ያለብኝ ስለዚህ አዎ ጥራት ያለው ስራ ማቅረብ እችላለሁኝ።

አዎ ለበጎ አድራጎት ሰርቼ አቃለሁ እኔ አሁን ከምሰራበት ቢሮ በፊት የነበረው ድርጅት እንሰራበት የነበረው ድርጅት ራሱ የበጎ አድራጎት ድርጅት ነው እና እዛው ሰርቻለሁኝ የሂሳብ ሰራተኛ ሆኜ ማለት ነው። በየጊዜው እንሄድ ነበር እናገኛቸው ነበር ልጆቹን የሚያስፈልጋቸውን ነገር ጠይቅ ነበር የጎደለ እኛ ከምንሰጣቸው ድጋፍ ውጪ የጎደለ ነገር ካለ የሚያስፈልጋቸው ነገር ካለ እጠይቅና እጠይቃለሁኝ። እና የሚያስፈልገውን ነገር ደግሞ ለአለቃዬ ሪፖርት እያቀረብኩኝ የሚያስፈልገውን ነገር እናሟላላቸው ነበረ። እና ለበጎ አድራጎት ሰርቼ አውቃለሁኝ።

ሁለት ትራስ ነው የምጠቀመው በፊት አንዲ ራስ ነበር የምጠቀመው ከዛ በኋላ ትከሻዬ አየር ላይ እየሆነ ስነሳ ድካማ ይሰማኛል ድካሜ አይለቀኝም። ስለዚህ እስቲ ሁለት ትራስ ልጠቀም ብዬ ሁለት ትራስ አደርጋለሁ አንደኛው ለተከሻዬ አንደኛው ለጭንቅላቴ ማለት ነው። በጣም ነው የሚመቸው። ጸጥ ያለ ማታ የተኛሁኝ ጧት ነው የምነሳው። እና በጣም ይመቻል ደስ ይላል ሁለት ትራስ ነው የምጠቀመው። አንድ ትራስም እኮ። እንተኛበታለን ግን በዛ በአንድ ትራስ ስንተኛ ትከሻችን አየር ላይ ነው የሚሆነው። ፍራሽ ላይም አይደርስም የሚደግፈውም ትራስ አይኖርም። ስለዚህ ድካም ድካም አይለቀንም ጥዋት ስነሳም ያው ኡፍ ድካም አለቀቀኝም እያልን ነው የምንነሳው። አሁን ግን ትከሻዬንም አሳርፋለሁ ጭንቅላቴንም አሳርፋሁ ስለዚህ ሁለት ትራስ ነው የምጠቀመው።

አዎ የፀሀይ መውጣትን አያለሁኝ ደስ ይለኛል በጣም። በፊት ያው በፊትም ብቻ ነበር ማቃት አሁን ግን በጣም መሃል ከተማ አይደለም ያለሁት ያለሁት መሃል ከተማ አይደለም ወደ ዳር ነገር ላይ ነው። እና ተራራዎች ይታያሉ ብዙ ሰው የለም ብዙ ቤቶች ምናምን የሉበትም ተራራውም ጫካውም ይታያልና በተራራ መሃል ስትወጣ ትታየኛለች። ዛሬ እና በጣም ነው የምወዳት አያለሁኝ ይሄ በባዶ አይኔ አሁን የጠዋት ስለሆነች ለአይንም አትከብድም። በአይኔ ነው ማያት መነፅር ሳላረግ ማለት ነው። በጣም ደስ የምትለው። እና የፀሀይ መውጣትን አያለው አዎ በአይኔ በተራሮች መሃል ስትወጣ ማታም ሳያት በዛኛው እኩል ደግሞ ስትገባ የሚታየኛል። እና የፀሀይ ሙውጣትን አያለሁኝ አዎ።

ስንት ኢሜል ትልካለህ? በቀን ውስጥ ከሆነ በቀን ውስጥ አራት አምስት እንልካለን። ያው የስራ ጉዳይ የምንላላከው ነገር አይጠፋም። ትምህርትም አሁን ኦንላይን እየተማርኩኝ ስለሆነ ከእነሱ ጋር የምጠይቀው ነገር አይጠፋም። አሁን የኦንላይን ስራ ነው የምሰራው የሪሞት ስራ። እና እነሱም ይልኩልኛል፣ እኔም መልስመስጠቴ አይቀርም። እና አራት ወይም አምስት በቀን ውስጥ እንደዛ ነው የምንላላከው። አንዳንዴ አንዳንድ ጊዜ አንድም ሁለትም ልልክ እችላለሁ። ግን አብዛኛው ጊዜ አራት አምስት እልካለሁ። ምክንያቱም አሁን በአሁኑ ሰዓት ሁሉም ስራዬ ያው የኦንላይን ነገር ነው። የትምህርትም ጉዳይ ኦንላይን ነው፣ የስራዬን ጉዳይ የሪሞት ስራ ነው የምሰራው ቤት ውስጥ ተቀምጬ ስለዚህ የሆነ የምንላላከው ነገር አይጠፋም። ወይም እኔ የምጠይቀው ነገር አይጠፋም ወይም እነሱ የሚልኩልኝ ነገር አይጠፋም። ለሱ መልስ መስጠት አለብኝ። ስለዚህ በቀን ውስጥ አራት ወይም አምስት ኢሜል እልካለሁ።

አዎ ልብሶቼ በጣም በስርዓት የተቀመጡ ናቸው ሁሉንም በየዘርፋቸው ነው የማስቀምጠው። ሱሪ ለብቻው ከላይ ሚደረጉ ልብሶች አሁን ሸሚዝ ለብቻው ሹራብ ለብቻው ካልሲ ለብቻው ፓንት ለብቻው። ሁሉንም በየአይነታቸው አሁን ቤት ውስጥ የማድረጋቸው ልብሶች ለብቻው። ውጪ ስወጣ የማደርጋቸውን ደግሞ በአንድ በአንድ በአንድ ምንድነው ጥግ? ነው የማደርገው ምክንያቱም አንድ ለመልበስ ስፈልግ እንደዚህ ትርምስምስ አላደርግም። ሳጥኔ ቀጥታ ማውጣት የፈለኩትን ልብስ ቀጥታ ሄጄ ከዛች ላይ አወጣለሁ። አሁን ሱሪ ከፈለኩኝ ሁሉንም ሳጥን መበርበር የለብኝም። ሱሪ የማስቀመጥበትን ቦታ ስላማውቀው እዛ ያቺን ቦታ ብቻ እፈልጋለሁ ከፍታለሁ አወጣለሁ የምፈልገውን ነገር። እንደዛው ሸሚዝም ሆነ ሹራብም ሆነ ሻርፕም ሆነ ካልሲም ሆነ እንደዛው። በስርዓት ስለማስቀምጣቸው የምፈልገው ነገር ካለ አንድ አዎ ወይም አንድ ልብስ ለመፈለግ ብዙ ደቂቃ አይፈጀብኝም። በመፈለግ ቀጥታ ሄጄ ከዛ ቦታ ላይ አንዱን ማውጣት ማለት ነው። ስለዚህ አዎ ልብሶቼ በስርዓት የተቀመጡ ናቸው

አዎ ውሳኔ መስጠት እችላለሁ። የራሴ ጉዳይ ሲሆን በተለይ የሆነ የሰው ጉዳይ ገብቼ እኔ ለውስን ምናምን አልልም። የራሴ ጉዳይ ከሆነ ግን ውሳኔ መስጠት እችላለሁ። ምክንያቱም ትልቅ ሰው ነኝ። ስለዚህ የኔን ጉዳይ ሌላ ሰው ውሳኔ እንዲሰጥልኝ አልጠብቅም። ራሴን ነኝ ውሳኔ የምሰጠው። የራሴ ጉዳይ ከሆነ። ማንም ምንም አማክር ይሆናል እንጂ ውሳኔ ለመስጠት እነሱን አልጠብቅም። ምንድነው? አልፈቅድላቸውም አልጠብቃቸውም። እውነት ለመናገር ያንቺ ህይወህ ላይ እኔ ውሳኔ ልስጥ የሚል ሰው አለ ብዙ። ግን ፊታ አለመስጠት ነው። የራሴ ጉዳይ ላይ የራሴ ውሳኔ እሰጣለው። አዎ ውሳኔ መስጠት እችላለሁኝ።

አዎ የወተት ተዋጾ እርጎ አይብ አጓት እወዳቸዋለሁኝ ሁሉንም የውተት ተዋጾ በጣም ነው የምወደው። ደግሞም ለጤና ጠቃሚ ነው። ወተት ራሱ እወዳለሁ። ወተት ሲቀመጥ ያው ይረጋ የለ እርጎ እወዳለሁኝ። እርጎ ሲናጥ ደግሞ ቅቤ ይወጣል ቅቤ በጣም እወጣለሁ ምግብ ያጣፍጣል። ከዛም ለጤና ጠቃሚ ነው። አጓት እወዳለሁኝ። ሆሉንም እወዳቸዋለሁ በጣም መውደድ ብቻ አደለም። ለጤና በጣም ጠቃሚ ናቸው ስለዚህ እኔ ደግሞ ጤናዬን መጠበቅ ስለምፈልግ። እበላቸዋለሁ ምግብም ሲሰራባችው አሁን ያጣፍጣሉ ሁሉም ከወተት ጀምሮ። ወተትም አይብም ቅቤም በጣም ያጣፍጣል። ምግብ ስለዚህ ምግቤ ጣፍጦኝ እንደ በላ ለመብላት ስለምፈልግ። አዎ የወትት ተዋጾችን እወዳለሁ።

ቃለመጠይቅ ቃለመጠይቅ ማለት ያው አንድ ሰው አንድ ጋዜጠኛ ወይም የሆነ ፕሮግራም አቅራቢ የሆነን ሰው በሆነ ጉዳይ ሲያነጋግረው ማለት ነው አሁን ዶክተር ከሆነ ስለ ህክምና አስተያየት ሲሰጥ ማለት ነው። የተለያዩ ቦታ ላይ ያሉ ሰዎች ምን በሆነ ርዕሰ ጉዳይ ላይ አንድ አይነት የሆነ አስተያየት ሲሰጡ። ይሄ አንዱ ጠያቂ አንዱ መላሽ ሲሆን ማለት ነው ያ ያ ነገር ቃለ መጠየቅ ይባላል። አብታኛው እዚህ ጋዜጠኛ እና የሆነ ወይም አዲስ ስራ የፈጠሩ ወይም አዲስ ስራ የሰሩ ወይም ተዋቂ ሰዎች የሚያደርጉት ንግግር ማለት ነው። አንደኛው ይጠይቃል ጋዜጠኛው ይጠይቃል ያኛው ይመልሳል ይሄን ቃል ለመጠየቅ ይባላል።

ሆስፒታል ሆስፒታል ማለት ሲያመን የምንታከምበት ነው። ቀላል በሽታም ሆነ ከባድ በሽታ ሲይዘን። በተለይ ከበደ ያሉ በሽታዎች ናቸው ሆስፒታል የሚያውቁት ቀላሎቹ ሰፈራቸን ውስጥ ያለ ጤና ጣቢያ። ክሊኒክ ምናምን እንሄዳለን ሆስፒታል ግን ከእነሱ አልፎ ከእነሱ አቅም በላይ ሲሆን ወይም ሪፈር ይጽፉልናል። ሂደን እናናገራለን ሆስፒታል ማለት አብዛኛው እንደውም ከበድ ያለ በሽታ። ሲዘን የሰፈራችሁን ውስጥ ያሉ ክሊኒኮች ጤና ጣቢያዎች ማከም ሲያቅታቸው ወደዛ ሂዱ ለሚመክሩን ተለቅ ተለቅ ያሉ ሆስፒታሎች ናቸው። አሁን ኢትዮጵያ ውስጥ አሁን አዲስ አበባ ውስጥ ነው የማውቃቸው ሆስፒታሎች። ትላልቆቹ ጥቁር አምበሳ አለ ዘውዲቱ ባልቻ ብዙ ሆስፒታሎች አሉ። አሁን ድንገት ስልሆንብኝ ጠፋብኝ እንጂ። ሆስፒታል ምን በቃ ከባድ ነገሮች አሁን የመኪና አደጋ ይሄ ሰርጀሪ የሚያስፈልጋቸው ነገሮች ምናምን። ሆስፒታል ነው የሚሰሩት እንደዚህ በቃ ከበድ ያለ በሽታ የሚታከምበት ቦታ ሆስፒታት ይባላል።

ቅና! ነው የሚለው እና አረበኛ ነው አጠገቡ የተጻፈው ደሞ አማርኛ ለማለ ለመጻፍ ፈለጋችኋል እይደለም ቅና ማለት? መቅ መቅናት ሰው እንዲቀና ማበረታታት ነው ቅና አል አልገባኝም።

ደረሰኝ የሆነ ነገር ገዝተን ተቆር ይሰጣል ማለት ነው። ወይም እኛ ሻጮች ከሆንን ደግሞ የሆነ ነገር ከሸጠን በኋላ። ቆርጠን ለደምበኛችን የምንሰጠው ነው ላዩ ላይ የሸጥነው ቃ አለ በስንት ብር እንደሸጥነው አለ ይሄ ቫት የሚባል ነገር አለ አስራ አምስት ፐርሰንት እሱን ሁሉ የያዘ የሚቆረጥ የሚቆርጠውን ለመንግስት የሚቆርጠውን ታክስ። ነገሮችን እንዳለ የያዘ ነገር ህጋዊ ማህተብ ያለው። በህግ የታወቀ ነገር። ገዝተንም ከሆነ የሆነ ነገር ችግር ካለበት ደረሰኝ አሳይተን ነው። ስለ ችግሩ መነጋገር እቃውን የማስመለስ ወይም እቃውን ማሰራት የምንችለው። ስለዚህ ደረሰኝ ያ ከዛ ከገዛው ነገር ጋር ገዝቻለሁ ስንል ከገዛነው የገዛነው ነገር እውነት አይደለም የሚለውን። ማሳያ ማሳያው ህነጋዊ ወረቀት።

ስምንት ቁጥር ነው አንድ ሶስት አራት አምስት ስድስት ሰባት ስምንት። በቃ በእኛ አቆጣጠር ያው በአማርኛ ወይም በግእዝ ቁጥር ነው። ስምንተኛ ረድፍ ላይ ያለ ቁጥር አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት።

ሆቴል ሆቴል ማለት ምግብ ምግብ እምንመገብበት አልጋም ያላችሁ አሉ። ሆቴል ማለት ያው በአጠቃላይ ምግብ መመገቢያ እና ማረፊያ መዝናኛ አልጋ መያዣ ምናምን ነው። ያው ዋናው ግን ሆቴት ሲባል ምግብ ነው አእምሮአችን ውስጥ እሚመጣው። የተለያዩ አይነት ሆቴሎች አሉ የኢንተርናሽናል ሆቴል አለ ዝም ብሎ ምንድነው? ሎካል ብቻ እሚባል ሆቴልም አለ ኢንተርናሽናል ሆቴል ውስጥ የተለያዩ አይነት ምግቦች ይኖራሉ የፈረንጅም የኛም የሀገር የሀበሻ ምግብም ይኖራል። ያው የሀገራችን ትናንሽ አነስ ያሉ ሆቴሎች ደግሞ ያው የኢትዮጵያ ምግብ ነው በአብዛኛው ጊዜ እሚኖረው እንጀራ ማለት ነው። እንጀራ በተደያየ ወጥ ሆቴል ማለት ያው ምግብ አቅራቢ ነው። የተሰራ ምግብ እምንበዳበት ነው።

ኩሽና ማለት ማዕድ ቤት ማለት ነው ምግብ ምናበስልበት ያው ምጣድ ያለበት አሁን በዘመናችን ደግሞ ስቶፍ ምናምን ያለበት ስቶፍ ኦር ማይክሮዌቭ ምናምን ያለበት ክፍል ኩሽን ይባላል። በ በፊቱ ደግሞ ምጣድ እ ከሰል ማቀጣጠያ የከሰለ ማንደጃ ያለበት በጣም የድሮዎቹ ደግሞ እንጨት የሚነድበት ምግብ የሚሰራበት። በምንም ሆነ በምንም ኩሽና የሚባለው ምግብ የምናበስልበት ቦታ ነው።

ለምን ጥያቄ ነው ለምን የሆነ ሰው አንድ ነገር አድርጊ ሲለኝ ካልገባኝ ወይም ካልተስማማሁበት ለምን ብዬ እጠይቃለሁ። ስለዚህ ጥያቄ ነው። ለምን አንድ ሰው ለምን ካለ እየጠየቀ ነው ማለት ነው አልገባውም ማለት ነው። ያ ነገር ወይ የታዘዘው ነገር ለምን እንደሚሰራ ስላልገባው ይጠይቃል። ለምን

ጀልባ የውሃ መንጓጓዣ ነው ጀልባ አነስ ያለችው ማለት ነው። ትልቁ መርከብ አለ። ታንኳ የሚባልም አለ አነስ ያለች ታንኳም። ጀልባ ያው መጓጓዣ ነው ወይም አሳጥማጆች ደግሞ ውስጡ ተቀምጠው አሳ የሚያጠምዱበት ነው። ጀርባ ያው ምንድነው? ውሃ ላይ የሚሳፈፍ ትራንስፖርት ነው።

ቤተሰብ ማለት ለኔ አንድ የደም ዘር ያላቸው ናቸው አሁን እናት አባት ልጆች እህት ወንድም አያት አክስት አጎት እነዚ ቤተሰብ ይባላሉ የደም ግንኙነት ያላቸው ማለት ነው። በሁለቱም በኩል አሁን ባባትም በእናትም በኩል የተለያዩ ቤተሰቦች አሉ። የእሷ አክስቶች የእሷ እህት ወንድሞች የእናቴ እንዳለ የአዳም ግንኙነት ያለው ሩቅም ሊሆን ይችላል እኮ የራቀ ግንኙነት ይሆናል የደም ግንኙነታችን። ግን ቤተሰብ ሚባል በቃ በደም የተሳሰረ ሲሆን ማለት ነው። ቤተሰብ ምንለው

ተቀበል። የሆነ እቃ ለሰው ስናቀብል ካላየን እንካ ተቀበል እንላለን። አዝማሪ ቤትም እንደዚያ ይባላል። አዝማሪዎቹ አሉ አይይደል። ከታች የተቀመጠው ሰው ተቀበል ብሎ ይላል። እንደ ግጥም እየተናገረ ማለት ነው። እንዲዘፈንለት የተናገረው እንዲዘፈንለት ተቀበል እያለ ግጥም ይሰጣል። ይሄ ነው እንግዲህ ተቀበል ማለት። ሁለት አይነት ትርጉም አለው። ይሄ ነው

በረዶ ማለት ከሰማይ የሚወርድ አሁን በኢትዮጵያ እና በፈረንጆች የተለየ ነው። የበረዶ ቅርጻችን የፈረንጆቹ ይሄ ጥጥ የሚመስለው ነገር እንደ ጥጥ የሚከማቸው ነገር በረዶ ይባላል። እኛ ጋር ደግሞ የክብ ክቡ ነገር ድንጋይ የሚመስለው ነገር በረዶ እንለዋለን። በተለይ ሀይለኛ ዝናብ ዘንቦ መሃል ላይ በጣም ከአቅም በላይ ሲሆን ዝናብ ዘንቦ ዘንቦ አልወጣለት ሲል በረዶ ይጥልና ከዛ ጸጥ ይላል ነጩ ከሰማይ የሚወርደው ነገር ማለት ነው። ሌላኛው በረዶ ደግሞ እኛ በቤታችን ውስጥ የምንሰራው ልጅ እያለን ደግሞ ገዝተን የምንመጣው ነገር በረዶ ነው የምንለው። ቤታችን ፍሪጅ ውስጥ የምንሰራው ይሄ አሁን ለምሳሌ በጣም ሞቆን ውሃ ስንጠጣ በደንብ እንዲቀዘቅዝ ስንፈል ከፈለግን አውጥተን ከፍሪጃችን ውስጥ ከተን ምንጠጣው የሚያቀዘቅዝልን የሞቀን ነገር እንዲቀዘቅዝ ስንፈልግ የምናደርገው ነገር። በተረፈ ደግሞ ግድግዳም ሲመታም በርም ሲመታ የሆነ ነገር ሲመታን በተለይ ይሄ ግንባራችን አካባቢ ሲመታን ቶሎ ሳያብጥ በፊት የምናሽበት ቀዝቃዛው አራት ማዕዘን ነገር በረዶ ይባላል። ስለዚህ በረዶ ሁለት አይነት ነው ቤት ውስጥ የሚሰራ አለ ፍሪጅ ውስጥ የሚሰራ አለ። እና በተፈጥሮ ደግሞ ከሰማይ የሚዘብ ፈረንጆች ዝናብ ስሌላቸው በዝናብ ፋንታ ሁሌ በረዶ ሲወርድ ነው ማየው እንግዲህ ሄጄ አላውቅም ውጭ ሀገር። በረዶ ይህ ጥጥ ይመስል በረዶ ይወርዳል እኔ አላቅም ሀይለኛ ዝናብ ሲሆን እሱን ማሳያ ነው። በጣም ካቅሙ በላይ ሲሆንበት ሰማዩ እና ብቻ ጭሎ ጥሎ ሳያበቃ ሳይወጣለት ሲቀር በረዶ ይጥላል ሀይለኝ በረዶ ማለት በቃ ይሄ ነው። ሰማይ የሚወርደው ነጭ ነገር ወይንም ቤታችንን ፍሪጅ ውስጥ የምንሰራው ቀዝቃዛ ነገር።